እድለኛ ነገር አለ። አዎ እኔ እድለኛ ነገር አለኝ ብዬ ነው የማስበው። የተለያዩ ነገሮች እድሌን ስሞክር እና እድል ይወጣልኛል እናም እድለኛ ነኝ ብዬ አስባለሁ ማለት ነው። ይሄን የማስብበት ምክንያት አንደኛ ለምሳሌ እኔ ሎተሪ አብዛኛውን ጊዜ መቁረጥ በጣም ያስደስተኛል። እናም አብዛኛውን ጊዜም ሎተሪ በመቁረጥ እድል ይደርሰኛል ማለት ነው። በዛም ምክንያት አብዛኛውን ጊዜም የተለያዩ እጣዎች በሚወጣበት ጊዜ እጣ ስለሚደርሰኝ እድለኛ ነኝ ብዬ አስባለሁ